እሺ ሰላም ሰላም እንዴት ናችሁ ምን አይነት ቦርሳ ትጠቀማለህ ለሚለው? እንግዲህ እኔ የምጠቀመው ቦርሳ ቆዳ ያልሆነ ነገር ግን ከጨርቅ የተሰራ ቦርሳ ማለት ነው። ቀለል ያለ ቦርሳ ልብሴን ሙሉ መያዝ የሚችል አይነት ቦርሳ መጠቀም ነው። የምችለው ማለት ነው የምፈልገው። እየተጠቀምኩ ያለሁትም እሱን ነው። አመሰግናለሁ

እሺ አመሰግናለሁ ምን አይነት ጫማ ትወዳለህ ለሚለው ጥያቄ? እንግዲህ እኔ ሽፍን ጫማ ነው የምወደው ምክንያቱም ሽፍን ጫማ ከብዙ ነገር ስለሚከላከል ማለት ነው። ከአቧራም እንዲሁም ደግሞ ከተለያዩ ችግሮች በጣም ይከለከላል። እና ሽፍን ጫማ በጣም እወዳለሁ ማለት ነው። እናም ብጠቀም ለረጅም ሰዓት ራሱ ሽፍን ጫማ ነው። አንደኛም ረጅም ጉዞ ለመሄድ ሽፍን ጫማ በጣም ጥሩ ስለሆነ እሱን ጫማ እወዳለሁ ማለት ነው። አመሰግናለሁ

እሺ አመሰግናለሁ የስራ ግምግማ ተደርጎልሃል የሚለው? አዎ የስራ ግምገማ ተደርጎልኝ ያውቃል። አባቴ ያው ከእሱ ጋር ስለምሰራ ሁሌ የስራ ግምገማ ያደርግልኛል እና በዚህ ቀጥል ይሄ አሪፍ ነው ይለኛል። ጥሩ ስራ ስሰራ ማለት ነው። መጥፎ ስራም ከሰራሁኝ ደግሞ እንዲሁ ይሄ እኮ ማድረግ የሌለብህ ነገር ነው ብሎ። ግምገማ ሁሌ ያደርግልኛል ማለት ነው። ሁሌ ነው ሲጀመር ግምገማ የሚያደርግልኝ። እንዲሁም ደግሞ ጓደኞቼም ግምገማ አድርገውልኝ አውቃለሁ በአንድ አይነት ስራ ስንሰራ ግምገማ ያደርጉልኛል ማለት ነው። አመሰግናለሁ

እሺ አመሰግናለሁ ማብሰል ትችላለህ? አዎ ማብሰል እችላለሁ። ያው እኔ የብቻዬን ስለምኖረው። ሚስትም ስለሌለኝ የማብሰል ራሴ እያበሰልኩ ነው ማለት ነው። ምግብ የምበለው። እንግዲህ ማብሰል ሲባል። በማገዶም ሊሆን ይችላል ኤሌክትሪክ ተጠቅመን ሊሆን ይችላል ማለት ነው። እኔ ግን የምጠቀመው የማበስለው በሰአት ተጠቅሜ ነው ማለት ነው። እናም የማብሰል እኔ እችልበታለሁ። እያበሰልኩ ነው የራሴን ምግብ የምበላው ራሴ ነው የማበስለው እናም የማብሰል ችሎታውም አለኝ። ሲጀመር ጓደኞቼ የኔ ምግብ ይበላሉ ብዙ ጊዜ ምክንያቱም የማብሰል ችሎታ በጣም ስላለኝ ማለት ነው። አመሰግናለሁ።

እሺ አመሰግናለሁ። በምን ጣፍ ላይ ትቀመጣለህ? ለሚለው አዎ በምን ጣፍ ላይ ነው የምቀመጠው። ምክንያቱም ያለምንጣፍ መቀመጥ ጥሩ ስላልሆነ ማለት ነው። ልብስም ሊያቆሽሽ ይችላል። የተለያየ ጉዳት ሊያስከትል ይችላል ማለት ነው። እና ከዚህ አንፃር እኔ ያለምንጣፍ ተቀምጬ አላውቅም ማለት ነው። ምንጣፍን ተጠቅሜ ነው እንግዲህ የምቀመጠው ማለት ነው። ምንጣፍ ያው ጥሩ ነው ሁሉም ሰው የሚጠቀመው አይነት ነገር ነው። እና ምንጣፍ እጠቀማለሁኝ እኔ። አመሰግናለሁ!

እሺ አመሰግናለሁ። "ልደትህን እንዴት ታከብራለህ?" ለሚለው እንግዲህ ልደቴን የማከብረው ቤቴ ውስጥ ሻማ እንዲሁም ደግሞ ኬክ በማቅረብ ጓደኞቼን ቤተሰቦቼንም በመያዝ በደማቅ ሁኔታ ነው ልደቴን የማከብረው ማለት ነው። ልደት ማክበር በጣም ነው ደስ የሚለው እና ልደቴን ሳከብር በጣም ደስተኛ ሆኜ ነው የማከብረው ማለት ነው። ኬክ ምናምን እየቆረስኩኝ ሻማ እያበራሁ ጓደኞቼ ሃፒ በርዝደይ እንዲሁም ቤተሰቦቼ ሃፒ በርዝደይ እያሉኝ ደስ በሚል ሁኔታ አሳልፈዋለሁ ማለት ነው።

እሺ አመሰግናለሁ የምትወደው ስፖርት ምንድነው? ለሚለው እንግዲህ እኔ ብዙ አይነት ስፖርቶችን እወዳለሁ። ከእነዛ መካከል ግን ክብደት ማንሳት ኳስ መጫወት። እንዲሁም ደግሞ የእንቅስቃሴ ማለት የደ የልብ ዝውውርና ለደም ዝውውርና ለልብ ብርታት የሚሆኑ እንቅስቃሴዎችን ስፖርቶችን እሰራለሁ። ለምሳሌ የገመድ ዝላይ የመሳሰሉትን ፑሽ አፕ የመሳሰሉትን ስፖርቶች በጣም አድርጌ እወዳቸዋለሁ ማለት ነው። አመሰግናለሁ

እሺ? አዳዲስ ቴክኖሎጂ መማር ትወዳለህ ለሚለው አዎ አዳዲስ ቴክኖሎጂ መማር በጣም ነው ደስ የሚለኝ የምወደው ማለት ነው። የተለያዩ በቃ አዳዲስ ነገሮች ሲመጡ መማር እጅግ በጣም የሚያስደስተኝ ነገር ነው ቢኖር። አዳዲስ ቴክኖሎጂዎችን መማር በጣም ደስ ይለኛል ማለት ነው። ምክንያቱም አዳዲስ ቴክኖሎጂ መማር አንደኛ ጥቅሙሙ ከፍተኛ ነው። የተለያዩ ነገሮችን የምናገኘው በቴክኖሎጂ ነው ለምሳሌ። ይሄን ስራ እየሰራው ያለሁት አዳዲስ የቴክኖሎጂዎችን ትምህርት ተጠቅሜ በመማሬ ነው። እና አዳዲስ ቴክኖሎጂዎች መማር በጣም ነው የምወደው። አሪፍም ነው ማለት ነው።

እሺ አመሰግናለሁ ስለ ቅርብ ጓደኛ ንገረኝ ይላል እንግዲህ ስለ ቅርብ ጓደኛዬ ብዙ ነገር ማለት እችላለሁኝ የቅርብ ጓደኛዬ ማለት ለኔ ሁለ ነገር ነው። እኔ ስከፋ አይዞህ ብሎ የሚያጥናናኝ ስደሰት አብሮኝ የሚደሰት ስከፋ አብሮኝ የሚከፋ ማለት ነው። እና ጓደኛዬን በጣም ነው የምወደው እሱ ያለኝን ነገር ሁሉ አደርጋለሁ። እሱም ደግሞ መጥፎ ነገር እንድሰራ በጣም ነው እንድሰራ አይወድም በጣም ይቆጣኛል መጥፎ ነገር አሪፍ ነገር ሳደርግ ደግሞ በርታ በቃ እሱን አድርግ እያለ ያበረታታኛል ማለት ነው። እና ጓደኛዬ ይሄው ነው እንግዲህ።

እሺ አመሰግናለሁ። ከአለቃ ጋር ግንኙነትህ እንዴት ነው ለሚለው እንግዲህ ከአለቃዬ ጋር በጣም አሪፍ የሚባል ግንኙነት ነው ያለኝ ማለት ነው። አለቃዬ ያው ስራዬንም በደንብ ስለምሰራ አለቃዬ ያከብረኛል እስካሁን አስከፍቶኝ የማያውቅም ማለት ነው። ከአለቃዬ ጋር ያለህ ግንኙነት እጅግ በጣም ደስ የሚል እና የሚያምር ነው። እንዲሁም አለቃዬ አንዳንዴ በበዓል ጊዜ ሲሆን እንኳን የሆነ አሪፍ ነገሮችን ስጦታ ምናምን ነገር ይሰጠኛል ማለት ነው። እና ከአለቃዬ ጋር ያለኝ ግንኙነት በጣም ደስ የሚል የሚያምር አይነት ግንኙነት ነው ያለኝ ማለት ነው። አመሰግናለሁ።

እሺ አመሰግናለሁ የምትወደው ከተማ የት ነው? ለሚለው እንግዲህ እኔ የምወደው ከተማ ሀዋሳ ከተማን በጣም አድርጌ እወዳታለሁ። ወደ ፒያሳ አካባቢ ሀዋሳ በጣም ደስ የምትል ከተማ ነች። ምክንያቱም ሁለነገሯ ደስ ይላል ልምላሜዋ ያላት ውሃ ሀይቋ ምናምን ፍቅር ሀይቅ አካባቢ ያለው። ድባቡ በጣም ደስ የሚል በመሆኑ ሀዋሳ ከተማን እጅግ አድርጌ የምወዳት ከተማ ናት ማለት ነው። ሀዋሳ በጣም አሪፍ ከተማ ነች። ከሌሎቹ የተለየች ውብ የሆነች በተፈጥሮ የታደለች ከተማ ነች። እናም በጣም እወዳታለሁ።

እሺ አመሰግናለሁ ልብሶች በስርዓት የተቀመጡ ናቸው። ወይ እሚለው ልብሶችን በስርዓት አላስቀምጥም። በስራት የተቀመጡ አይደሉም አውልቄ ዝም ብዬ እንዲሆን ነው እምጥላቸው ማለት ነው። አጥቤም በደንብ እንደዚህ አጣጥፌ ወይም ደግሞ በስርዓት አድርጌ አይደለም እማስቀምጠው። ልብስ ሳስቀምጥ በጣም ግድ የለሽ ነኝ እና ልብሶቼ በስራት የተቀመጡ አይደሉም። ከዚህም የተነሳ ቶሎ ቶሎ ነው እሚቆሹት ማለት ነው። እንዲሁ ዝም ብዬ አውልቄ ስለምጥላቸው እና ልብሶቼን በስርዓት አላስቀምጣቸውም በስራት የተቀመጡ አይደሉም።

እሺ አመሰግናለሁ እንግዲህ በስራ ስንት ጥሪ ታደርጋለህ ለሚለው? በስራ እንግዲህ ከሁለት እስከ ሶስት ወይም እስከ አራት ጊዜ ጥሪ አደርጋለሁ እንደ ሁኔታው ማለት ነው። ምክንያቱም በስራ አንዴ ጥሪ አድርጌ የማልተውበት ምክንያት። ምናልባትም የመጀመሪያውን ጥሪ ላይሰማ ይችላል ያ ሰውየው ያ ጥሪ ያደረኩለት ሰው ማለት ነው እና። ሁለተኛ ደግሞ ደግሜ ጥሪ አደርግለታለሁ ሁለተኛም ደግሞ አልሰምቶ ከሆነ። ለሶስተኛ ጊዜ ጥሪ አድርግለትና ወደ ስራው እንዲመለስ አደርጋለሁ ማለት ነው።

እሺ አመሰግናለሁ ቤቴህን ምን ያህል ጊዜ ታጸዳለህ ለሚለው? እንግዲህ ቤቴን ያው በቀን አንዴ አጸዳለሁኝ ጠዋት እንደተነሳው። ልብሴን ለባብሼ ቤቴን ቀጥታ አጽድቼ ወደ ስራ ስሄድ አጸዳድቼ ነው ማለት ነው የምሄደው። እና በቀን አንዴ አጸዳለሁ ማለት ነው። እያንዳንዷ ቀን ቤቴን ሳላጸዳ አድሬ አላውቅም። ቤት አንዴ በቀን የግዴታ መዕዳት አለበት ማለት ነው።